ትንኞቹ በአካባቢ አሉ አዎ ብዙ ትንኞች አሁን በምኖርበት አካባቢ። በተለይ ሙቀታማ አካባቢ ስለሆነ ትንኞች አሉ እነዚህ ትንኞች ደሞ በሚነድፉበት ጊዜ የተለያዩ በሽታዎች ያመጣሉ። ማሰለ ለምሳሌ ቢምቢ ትንኞች በሚነድፉበት ጊዜ። ዬ ወባ በሽታ ይዘናል ስለዚህ እነዚህ አካባቢ ትንኞች እንዳይኖሩ እንዴት እናደርጋለን? ዋናው አካባቢን በመጽዳት የቆመውን ውሃ በማስወገድ። ለውሃ ወራጅ ውሃ ፈሳሽ በመስራት እነዚህ እነዚህ መከላከል አለብን። ምክንያቱም ትንኞቹ በነከሱበት ግዜ የተለያየ በሽታዎች ስለሚይዙን። እሄ ደሞ እኛ ጥሩ ስላልሆነ እና የተለያዩ መከላከያ ዘዴዎች መጠቀም ለምሳሌ ማረብ ወይም አጎበር በመጠቀም እነዚህ ትንኞችን መከላከል እንችላለን። ስለዚህ አብዛኞቹ ትንኞቹ አካባቢ ሚኖሩት አንደኛ ምክንያት ምንድነው? አካባቢው ሙቀታማ ስለሆነ ነው ስለዚህ እሄ ሙቀታማ አካባቢ ደሞ ለትንኞች እንዲራቡ ምቹ ሁኔታ ይፈጥራል ማለት ነው። ስለዚህ እኛ ማረግ ያለብን አካባቢያችን በተለይ መጽዳት ጽዳት ጋ የተያያዘ ነገር በጣም አስፈለጊ ስለሆነ። አብዛኛው ግዜ አካባቢ በየጊዜው መጽዳት ማለት ፕሮግራም አውቶ በሳምንት ወይ በወር ወይ በአመት ሁለቴ መጽዳት ያስፈልጋል ማለት ነው። የተለያዩ ወጣቶችን በማስተባበር እነዚህ ስራዎችን መስራት አለብን ማለት ነው። ስለዚህ እሄ ደሞ በጣም አስፈላጊው ነው። ሁለተኛው ደሞ የተለያዩ ኬሚካሎችን በመርጫት እነዚህ ስራዎች መስራት እችላለን ማለት ነው። ስለዚህ ለዚህ ደሞ ከፍተኛ ሚና መጫወት ያለበት መንግስት አካል ስለሆነ እነዚህ ኬሚካሎችን በየጊዜው መርጨት ስላለበት ሲረጩ እነዚህ ቢምቢዎች ሚረቡበት ቦታ ይጣፋል ማለት ነው። ስለዚህ በጣም አሪፍና አስፈላጊው ነገር ቢሆን ኬሚካል እርጭት ማድረግ ሁለተኛ ደሞ አጎበር መስጠት ለሁሉ ዜጋው አጎበር ማከፋፈል ማለት ነው

ሰዎችን በአይን ትመለከታለህ አሪፍ ጥያቄ ነው? ሰዎችን በአይን እመለከታለሁ። ለምሳሌ አይ አይን ለአይን ግንኙነት ጥሩ ስለሆነ አብዛኛው ጊዜ የተለያዩ ስራ በምሰራበት ሰዓት ሰዎች ጋር አይን ኮንታክት ወይ አይን ግንኙነት አደርጋለሁ ማለት ነው። ስለዚህ ይሄ ደግሞ በጣም አሪፍ ነገር ነው ሰው ሁሉ ማድረግ ያለበት ነው ብዬ አስባለሁ። ምክንያቱም አይን ለአይን ግንኙነት በጣም ጥሩ ስለሆነ ለምትናገረው ነገርም ኮንፊደንስ ይሰማል ማለት ነው ስለዚህ። በአይን ሰዎችን እመለከታለሁ ማቼ ፕረዘንቴሽን በማድረግበት ጊዜ የተለያዩ ፐብሊክ ስፒኪንግ በማድረግበት ጊዜ ማለት ነው። ስለዚህ ይሄ ደግሞ ጥሩ ሀሳብ ነው ጥሩ እንትን ነው

ቅርጫት አለ? ይላል ጥያቄው። በጣም አሪፍ ጥያቄ ነው። አዎ ቅርጫት አለ። እኛ አካባቢ ቅርጫት ይሰራሉ። ቅርጫት ስራ ላይ የሚተዳደሩ ሰዎች አሉ። ከነዛ እየገዛን ቅርጫት እንጠቀማለን ማለት ነው። መጀመሪያ ቅርጫት ማለት ምን ማለት ነው? ቅርጫት ከምን ይሰራል? የሚለውን እናያለን ቅርጫት ማለት የተለያዩ ልክ እንደ ሽመል አይነቶች አለ ይሰራል። ይሄ የተዘራ ሰዎች የዘሩት እነዚህ ነገሮች ለተለያዩ ጥቅሞች ላይ ይውላል። ለምሳሌ የቅርጫት ስራ አንዱ ጥቅም ምንድነው የተለያዩ እንስሳትን ዋና መዳፈኛ ለምሳሌ ጫጬቶችን አዳፍነን የምናድርበት በቅርጫት ነው። ቅርጫት እንጀራ ማስቀመጫ ሆኖ ያገለግላል። ቅርጫት ብዙ ጥቅም አለው። ቅርጫት ለምሳሌ የተለያዩ ዲዛይን ያለው እቃዎችን በመስራት ወደ ውጭ ሀገር ኤክስፖርት እናደርጋለን። ስለዚህ ቅርጫት ብዙ ጊዜ በጣም አስፈላጊና ጠቃሚ ነው እኛ ሀገር አንፃር። ምክንያቱም የተለያየ ቴክኖሎጂ መሰረት የሆነው ቅርጫት ነው። የተለያዩ እቃዎችን በመስራት በቅርጫት እንትን እናደርጋለን ማለት ነው። ስለዚህ በጣም አሪፉና በጣም ምርጥ ነገር ቅርጫት ነው። ስለዚህ ቅርጫት ብዙ ጊዜ በጣም ያስፈልገናል። በጣም እየተጠቀምን እንገኛለን። ቅርጫት አብዛኛው እኛ አማራ ክልል እንጅባራ አካባቢዎች ላይ ይሰራሉ። ገበሬዎቹ ቅርጫት በመስራት በዚህም ብር ያገኛሉ። እዚህ ደግሞ ለእኛ ይሸጡልናል። እኛ ደግሞ የተለያየ አገልግሎት ላይ እናውለዋለን ማለት ነው። ለምሳሌ ቅርጫት ሌላኛው ጥቅም ቅርጫት የሚሰራበት እንጨቱ ማለት ነው አጥር ይሆናል። አጥር ይሆናል እንደ አጥር ሆኖ ጥራር የምንለው ነገር ይሰራበታል ማለት ነው። ቅርጫት የተለያየ አገልግሎቶችን ይሰጣል። ለምሳሌ ነጋዴዎች ለምሳሌ ሙዝን በቅርጫት አድርገው ወደ ገበያ ያወጣሉ ማለት ነው። ሌላኛው ደግሞ እንቁላል እንደምሳሌ እንቁላል ነጋዴዎቹ እንደዚህ በቅርጫት በመጠቀም እንቁላል ያጓጉዙበታል። እኔ ለምሳሌ የምጠቀመው ቅርጫት እንጀራ ማስቀመጫና ጫጩቶችን የማሳደርበት ነው።

ማር ትወዳለህ ይላል? ጥያቄ አዎ ማር በጣም አስፈላጊ ነው። እኛ ሀገር አንፃር በተለይ ማር በብዙ ጊዜ ለብዙ ጥቅም ጥቅም እናውለዋለን። ከማር ብዙ ነገር ይሰራል ማር ከየት እናገኛለን ነው? ዋናው ነገሩ እኛ ሀገር አንፃር ማር በበህለዊ መንገድ ቀፎ በመስራት የተለያዩ ማሮችን ንቦችን ባማደን ወይም ንቦችን ከፎቅ በመስቀል ከዚያ በኋላ ንብ እናገኛለን ማለት ነው። ከዚያ በኋላ። እኛ ሀገር በባህለዊ አንፃር ነው። አብዛኛው እስከአሁን ሰው የሚጠቀመው አሁን ደግሞ ዘመናዊ ቀፎዎች አሉ እነሱን በማድረግ ብዙ ማር በየቀኑ በየላቱ ብዙ ብዙ ማር እናገኛለን ማለት ነው። ማር እንዴት ይበላል? የማር ጥቅም ምንድነው? ማር ሀይል ነው ሙቀት ይሰጣል። ስለዚህ አብዛኛው ጊዜ የተለያዩ መድሃኒትነትም እናውለዋለን እኛ ሀገር አንፃር። ስለዚህ ማር እንዴት ነው? አብዛኛው ጊዜም ከማር የሚሰሩ ነገሮች አሉ። ብርዝ ምባል አለ። ማር እንጀራ ማር አለ እና ብዙ እንደቅ ከሁሉ የምወደው እኔ ብርዝ ነው። ስለዚህ ብርዝ እንዴት እናዘጋጃለን? ለምሳሌ ብርዝ ብቻ አይደለም ከማር የሚዘጋጅ ጠጅም እኛ ሀገር በማር ነው የሚዘጋጀሽው። ስለዚህ ጠጅም እወዳለሁ። ስለዚህ እንዴት ብርዝ እናዘጋጃለን? እንጀራ ማር በመፈትፈት ከዚያ በኋላ ይሄን ማር እንትን ለማለትም በውሃ ጋር በማድረግ እናዘጋጀዋለን ማለት ነው።

የቤት ጣሪያ ከምን ተሰራ ከምን ተሰራ ማለት ነው የቤት ጣሪያ ብዙ ጊዜ የምንሰራው በቆርቆሮ በሻክላ እና የተለያዩ ነገሮች ላይ ሳር ላይ አሁን ለምሳሌ ይሰራል በባህላዊ መልኩ እና ለምሳሌ ቤቱ ምንድነው ጥቅሙ? ቤት ላይ እንዴት ቤት እሰራለሁ በምን መለኩ ቤት ይሰራል የሚለውን ጥያቄ? እናነሳለን የበት ጣሪያ አብዛኛው ጊዜ ድሮ ድሮ በሳር ነበረ ሲሰራ የነበረው አሁን ግን ጊዜ ተቀይሮ አብዛኛው ጊዜ ሳር ቤቶች ተፍተዋል። አብዛኛው ጊዜ ቆርቆሮ ቤት ነው ያለው ቆርቆሮ ነው ጣሪያ የሚሰራ። ሌላኛው ከፍ ያለ ሀብታም ቤት ሲሆን ደግሞ በሸክላ ይሰራል ማለት ነው። ስለዚህ ጣሪያው እንዴት ጥቅሙ ምንድነው? ጣሪያ ማለት አብዛኛው ጊዜ ዝናብ ጋር ፅሕይ ጋር የሚገናኘው ቦታ ስለሆነ። አብዛኛው ጊዜ እንዲህስ በቆርቆሮ ወይም ጠንካር ባለ መልኩ ቢሰራ መልካም ነው ረጅም ጊዜ አግልግሎት ይሰጠናል ማለት ነው። ስለዚህ ይሄ ደግሞ በጣም አስፈላጊ ነገር ነው። ይሄ በጣም ደስ ይላል። ስለዚህ ይሄ ጣሪያ በጣም ብዙ መልኩ ጥክም ይሰጥተናል ማለት ነው። ስለዚህ በጣም አሪፉና በጣም እጅግ ጥሩ ነገር ነው። ስለዚህ በዚህ ጣሪያ በጣም ምርጥ ነገር መስራች